መንዳት ትችላለህ? እናስ አዎ እችላለሁ መንዳት እችላለሁ። ሞተር መንዳት እችላለሁ። በአያጅ መንዳት ይችላሉ? መኪና መንዳት ይችላሉ? ማንኛውም ማኑዋልም አውቶሞብልም መንዳት እችላለሁ መንጃፍቃድ አለኝ። የ የመንጃ ፍቃድ ማለት ነው። መንጃ ፍቃድም አለኝ።